ቤትህን እንዴት ታስውባለህ ነው? በመጀመሪያ ንጽህናውን በመጠበቅ ነው። ከዛ ደግሞ የቀለም አመራረጥና የትኛው ነገር ከየትኛው ጋር እንደሚሆን የእቃ አቀማመጤን ትኩረት አድርጌበት እሱ ላይ በተመረኮዘ አስተካክላለሁኝ። ከዛም ደግሞ ወብ ይሆንልኛል

የአካል ብቃት እንቅስቃሴ ታደርጋለህ ወይ ነው? አዎ በሚገባ ያው በየቀኑም ባይሆን ቢያንስ በሳምንት ሶስት ቀን አደርጋለሁኝ። በየቀኑ ግን የእግር መንገድ እሄዳለሁኝ። አልፎ አልፎ ደግሞ እንደ ቅዳሜና እሁድ ሰፊ ጊዜ ሲኖረኝ። እንደዚሁ ተራራ እንደመውጣት አይነት ከበድ ሚሉ እንቅስቃሴዎች አሉ

ጥፍርህን ትቆርጣለህ ወይ ነው? አዎ ጥፍሮቼን እቆርጣለሁ ያው ሙሉ ለሙሉ መቁረጥ አልወድም። የተወሰነ ግን ማሳጠርና መሞረድ ደስ ይለኛል። በየሳምንቱ ከማደርጋቸው ነገሮች ውስጥ አንዱ ነው። እና ያው ጥፍር እቆርጣለሁ በሚለው ውስጥ ነው የሚካተተው። ጥፍሮቼን እቆርጣለሁ

መስኮት ጎን መቀመጥ ትወዳለህ ወይ ነው? ያው ይለያያል እንዳለሁበት ዌይ ሁኔታ ይለያያል ቤት ውስጥ ስሆን አንዳንዴ ወደ ውጭ መመልከት ሲያሻኝ። መስኮት አጠገብ መቀመጥ ደስ ይለኛል ብዙ ጊዜ ግን ትራንስፖርት ላይ ስሆን። መስኮት ጎን መቀመጥ ያስደስተኛል።

የሽያጭ ግቦች አሉ ወይ ነው? አዎ በሚገባ ያው ስራ ላይም የሽያጭ ሰራተኛ ሆኜ ከአንዴም ሁለት ጊዜ ሰርቼ አውቃለሁ። ከዛ ባሻገር ደግሞ የራሴን ትንሽዬ ቢዝነስ ስሰራ እንደዛውም ሻጭ ሁኜ አውቃለሁኝ። እና ጥሩ ግብ አለኝ።

በፍጥነት መተየብ ትችላለህ ወይ ነው? አልችልም ረጋ ብዬ ነው ምንም ነገር የማደርገው። እንደዚሁም ደግሞ ከዚህ ጋር የተያያዘ ምንም አይነት ልምድ የለኝም። ፍላጎትም ኖሮኝ አያውቅም አድርጌውም አላውቅም። ያው በአጠቃላይ አልችልም ነው። እንኳን በፍጥነት

ምን አይነት ጫማ ትወዳለህ ነው? ብዙ ጊዜ ትንሽዬ ብቻ ከፍታ ያላቸው ሆኖ ክፍት የሆኑ ጫማዎችን እወዳለሁኝ። ግን ደግሞ ያው ጫማም ደግሞ እንደምሄድበት ቦታ ይለያያል የጫማ ምርጫዬ። አንድ አንዴ መንገድ ምናምን ሲሆን ለመንገድ ምቹ የሆነ ሽፍን ጫማ ልመርጥ እችላለሁ። እንደዚሁም ደግሞ ቢሮ ከሆነ ደግሞ ምቾት ያለውን ጫማ መርጠን